ቅመማ ቅመም በመጠኑ የበዛበት ምግብ መመገብ እወዳለሁ በተለይ ደግሞ የሚያቃጥል ከሆነና ለምሳሌ ሚጥሚጣ ወይም በርበሬ አልያም ደግሞ ቃሪያ የገባበት ምግብ ስበላ የምግቡን ቃና ስለሚቀይርልኝና ምላሴ ላይም ለየት ያለ ጣዕም ስለሚፈጥርልኝ ደስ ይለኛል። ነገር ግን ከመጠን በላይ ቅመም የበዛበትን ምግብ በምበላ ሰዓት ጨጓራዬን ስለሚያሳምመኝ ብዙ አልዳፈርም ግን በመጠኑ እንዳልኩትም እነዛ የጠቀስኳቸው ሚትሚጣ ቃሪያና በርበሬ በመጠኑና በአግባቡ ከተዘጋጁ እነሱን መመገብ ያስደስተኛል። ከዚህ በተጨማሪ ደግሞ ለወጥ ማጣፈጫነት ተብሎ ለብቻ የሚዘጋጁ ቅመማ ቅመሞችን እንደመከለሻ ቆንዶ በርበሬ የመሳሰሉትን ምግብ ውስጥ በሚገቡ ጊዜ ለምግቡ ለየት ያለ ቃና ስለሚሰጡ እነሱንም መመገብ ያስደስተኛል

አዲስ ቴክኖሎጂዎችን መማር እወዳለሁ በተለይ ደግሞ ከሶፍትዌር ጋር የተያያዙና ለስራዬ የሚጠቅሙኝ እንዲሁም ደግሞ የፈጠራ ስራን የሚያበረታቱ ቴክኖሎጂዎችን መማር ያስደስተኛል። በአሁኑ ጊዜ የተለያዩ ከኤአይ ጋር የተገናኙ በኦንላይን የሚሰጡ ትምህርቶችን በመከታተል አዳዲስ ቴክኖሎጂዎችን እየተማርኩኝ እገኛለሁ። በዚህም ደግሞ የትርፍ ሰአቴን በአግባቡ እንድጠቀምና ከዚህም በተጨማሪ ከመደበኛ ስራዬ ውጪ ለየት ያሉ ስራዎችን እንድሰራ ያግዘኛል። ከዚህ በተጨማሪ ደግሞ አዲስ ቴክኖሎጂዎችን በመደበኛነት ከምሰራው ስራ ጋር በማገናኝበት ጊዜ ስራዬን ያቀላጥፍልኛል። እንዲሁም ደግሞ ሙያዬንም ወደ ላይ ከፍ እንዳደረግ ይረዳኛል። ታዲያ እነዚህን ትምህርቶች የምከታተለው በበይነ መረብና በመስመር ላይ ነው። በዚህም ደግሞ ምንም አይነት ክፍያ ሳላወጣ ወይም ደግሞ በአካል መገኘት ሳይጠበቅብኝ አንድ ቦታ ላይ እንድማር አስችሎኛል።

ስነ ጥበብ እወዳለሁ በተለይ ደግሞ የስዕል ስራዎችን መመልከትና የስዕል ጋለሪዎችን መጎብኘት ያስደስተኛል። ከዚህ በተጨማሪ ደግሞ በእጅ የሚሰሩ እደ ጥበባትንም እንዲሁ ስመለከት ደስ ይለኛል። ድሮ ትምህርት ቤት እያለው የስነ ጥበብ አስተማሪ ነበረችን በጣም ተወዳጅና ከሁሉም ሰው ጋር ተግባቢ ሰው ነበረች። በተለይ ሴቶቹ የተለያዩ ሙያዎችን እንድንማር ታደርገን ነበረ። ከዚህ ውስጥ ደግሞ የእጅ ስራ የሚባል ትምህርት ነበረ። በዚህ ስራ ሴቶች ራሳቸው እጅ ስራን ተጠቅመው የተለያዩ ነገሮችን በመስራት ለራሳቸውም ለቤተሰባቸውም አስተዋጽኦ እንዲያደርጉ ታደርግ ነበረ። ታዲያ ይህንን የትምህርት ጊዜ በጉጉት ነበረ ምንጠብቀው። በዚህም እስከተማር ነው ድረስ አሁን ላይ በሂወታችን አንዳንድ ነገሮችን እንድንሰራና እንድተገብር ረድቶናል። ስለዚህ ስነ ጥበብ ከስዕል ጋ የተገናኘውን ደግሞ እኔ ብዙም የመሳል ችሎታ ባይኖረኝም እንኳን ሰዎች ሲስሉና እንዲሁም ደግሞ የተሳለውን ስዕል ሄጄ በምጎበኝበት ሰዓት ትርጉሙን በደንብ ሲያስረዱኝ በደንብ ስለምረዳ። ስነ ጥበብን እወዳለሁ

እኔ በስራ ቦታ በምታመምበት ጊዜ ከስራዬ ወጥቼ እቆያለሁ። ያ ደግሞ ስራዬ ላይ ጫና እንዳይፈጥርብኝና ሙሉ ለሙሉ ስራዬን በትኩረት መስራት እስከማልችል ድረስ ከታመምኩኝ ስራም በአግባቡ መስራት ስለሚያዳግተኝ ከስራዬ ራቅ ብዬ እቆያለሁ። ለዚህ ደግሞ የስራ ቦታችን ለዚህ ተብሎ የተዘጋጀ የእረፍት ፕሮግራም ስላለ ማንኛውም ሰው በሚታመም ሰዓት አነስተኛ ህመም ከሆነ እስከ ሶስት ቀን ድረስ ያለ ፈቃድ መቅረት ይችላል። ይህ ደግሞ ወደ ስራ በሚመለስበት ሰዓት ለሀላፊው ወይም ደግሞ ለቅርብ አለቃው በማስታወቅ ህመም ላይ እንደነበረና ስራ ሳይሰራ እንደቆየ መናገርን ይችላል። ስለሆነም እኔ አልፎ አልፎ ከባድ ካልሆነ በስተቀር ከበድ ያለ ህመም ካጋጠመኝ ለተወሰነ ጊዜ ከስራ ራቅ ብዬ እቆያለሁ። ሌላው ግን አነስተኛ ህመም ለምሳሌ እንደ ራስ ምታት ወይም ደግሞ ለየት ያለ የሆድ ቁርጠት በአጭር ሰዓት እሚስተካከል ከሆነ የ ህመም ማስታገሻ መድሃኒቶችን በመውሰድ በቀላሉ ራሴን በማከም እና ቤት ውስጥ በመቆየት እንከባከባለሁ

የክላውድ ማከማቻ አልጠቀምም። ስራዎቼን ብዙ ጊዜ ሴቭ የማደርገው እና የማስቀምጠው ኤክስተርናል ሃርድ ዲስክ ውስጥ ነው። በዚህ ደግሞ ምን ጊዜም ማንኛውንም ስራ ከሰራው በኋላ ድንገት ቢጠፋ እንዳልቸገር በማለት ወደዛ እገለብጣቸዋለሁ ስለዚህ ስራዎቼ አስተማማኝ ቦታ ላይ ናቸው ማለት ነው። ስለ ክላውድ ማከማቻ በቂ የሆነ እውቀት ባይኖረኝም አልፎ አልፎ ሰዎች ሲያወሩ ሰምቻለሁ። ምናልባት ወደፊት እድሉን ባገኝና ስለ ቴክኖሎጂውም በበቂ ሁኔታ ካነበብኩኝና ከተረዳው ይህንን ነገር ለመተግበር ዝግጁ ነኝ። ያም ደግሞ ፋይሎቼ በአስተማማኝ ቦታ ላይ እንዲቀመጡና በፈለኩ ሰዓትም አውጥቼ እንድትጠቀምባቸው ይረዳኛል ብዬ ተስፋ አደርጋለሁ። ክላውድ ማከማቻ ከኤክስተርናሉ የሚለየው ምንም አይነት ተጨማሪ ነገር ሳይሰካ ወይም ደግሞ ከውጪ የምንጠቀመው ነገር ሳይኖር በክላውድ ላይ ፋይላችንን ለማከማቸት ማስቻሉ ነው። ከዚህ በተጨማሪ ደግሞ ረዘም ያሉ ወይም ደግሞ ተለቅ ያሉ ፋይሎችን ለማስቀመጥ ይረዳናል

ብዙ ጊዜ ስሜቴን በፊቴ ላይ አላሳይም በተለይ ስናደድ በተቻለ መጠን ስሜቴን ፊቴ ላይ እንዳያንፀባርቅ እጠነቀቃለሁ። እንዲሁም ደግሞ ስደሰትም እንደዛው ምናልባት አስፈላጊ የሆነ ቦታ ካልሆነ በስተቀር ማለትም ሰዎች ከእኔ ጋር አብረው የተደሰቱ ከሆነ ነው እንጂ ከዛ ውጪ እኔ በምደሰት ሰዓት ሌላው ሰው የሚከፋው ከሆነ በተቻለ መጠን ላለመሳቅና ፈገግታም ፊቴ ላይ ላለማሳየት እሞክራለሁ። ከዚህ በተጨማሪ ደግሞ ከሰዎች ጋር በምጋጭ ሰዓትና ወይም ደግሞ አለመግባባቶች በሚፈጠር ሰዓት ወይም ክርክር በሚኖርና ንዴት ውስጥ በምገባ ሰዓት በተቻለኝ መጠን ስሜቴን ፊቴ ላይ ላለማሳየት እሞክራለሁ። ምክንያቱም ያ ሰው እኔ እንደተናደድኩኝ ወይም ደግሞ እንደከፋኝ በነገሩ ውስጤ ደስተኛ እንዳልሆነ ፊቴ ላይ ካነበበ ምናልባት ያም ሰው ሊከፋ ይችላል ብዬ ስለማስብ በተቻለኝ መጠን ስሜቴ ፊቴ ላይ እንዳይነበብ ጥንቃቄ አደርጋለሁ።

አሁን ባለሁበት ሁኔታ በእግሬ እስከ አራት ኪሎ ሜትር ድረስ ያለምንም ድካምና ያለማለክለክ ወይም ደግሞ ትንፋሼ ሳይቆራረጥ መራመድ እችላለሁ። ይህንም ደግሞ ልምድ ያደረኩት ከልጅነቴ ነው። ልጅ እያለሁ ትምህርት ቤቴ ከመኖሪያ ቤቴ ራቅ ስለሚል በእግሬ የተወሰኑ መንገዶችን እጓዝ ነበረ። በዚህም ደግሞ ደስተኛና ብዙ ነገሮችን አካባቢዬ ላይ እየተመለከትኩኝ እንድሄድ አግዞኛል። አሁን የስራ ባህሪዬ አልፎ አልፎ የመስክ ጉብኝት በማደርግበት ሰዓት በእግር የሚያስኬድ በመሆኑና ቢሮው በምቀመጥ ሰዓት ደግሞ ከፍተኛ የሆነ ድካም ውስጥ ስለምገባ የተወሰኑ ኪሎሜትሮችን ሆን ብዬ በራሴ ፕሮግራም አድርጌ እጓዛለሁ። በዚህም ደግሞ ሰውነቴ መራመድን እንዳይረሳና የተሻለ ብርታትና አቅም እንዲኖረኝ አድርጎኛል። ታዲያ በምራመድበት ጊዜ ትንፋሼም አይቆራረጥም እንዲሁም ደግሞ የድካም ስሜት አይሰማኝም

ለሌሎች ማስተማር እችላለሁ እኔ ያወኩትን ነገር ሰዎች እንዲማሩበትና እኔ ካገኘሁት ጥቅም ወይም ደግሞ ከተረዳሁት አንፃር እነዛም ሰዎች ያልገባቸውን ነገር እንዲማሩና እንዲረዱ የራሴን ጥረት አደርጋለሁ ያንን ደግሞ የለመድኩት ትምህርት ቤት እያለሁ ነው። በምንማርበት ሰዓት አልፎ አልፎ ግሩፕ እንመሰርትና አንዱ የገባውን ለሌሎች እንዲያስረዳ አስተማሪው እድል ይሰጠን ነበረ። በዚህም ደግሞ ሁላችንም እኩል የመረዳት ችሎታ ስለሌለን አንዳችን ያልተረዳነውን ነገር ከሌላችን እንድንማርና ሁላችንም ተመሳሳይ እውቀት እንዲኖረን አስችሎናል። በአሁኑ ሰዓት ላይ በተለይ ደግሞ የኦንላይን ትምህርቶችን በምከታተል ሰዓት እና እኔ ከዛ ትምህርት ያገኘሁት ነገር ካለ ሌሎች ሰዎችም ከዛ እንዲማሩና እንዲበረቱ የተቻለኝን ሁሉ በማድረግ በምችለው መንገድ ማስተማር እችላለሁ። በዚህ ደግሞ የመንፈስ እርካታና በተለይ ደግሞ ሰዎች ከተማሩት ነገር ሲጠቀሙ ደስታን ይሰጠኛል።

ቅጽል ስም አለኝ ቅጽል ስሜ ሚሚ ይባላል ይህንን ብዙ ጊዜ የሚጠቀሙት ቤተሰቦቼ ናቸው ከልጅነቴ ጀምሮ ቤተሰቦቼ ሚሚ እያሉ ነው የሚጠሩኝ። ታዲያ ወደ ትምህርት ቤት ስገባ የልደት ካርዴ ላይ የተጻፈው ስም ለኔ ተሰጠኝና በሱ መጠራት ጀመርኩኝ። ሰፈር ውስጥ ወይም ደግሞ በቅርብ የሚያውቁን ዘመዶች የሚያውቁት በቅጽል ስሜ ነው የሚጠሩኝም። በእሱ ነው ታዲያ አንዳንድ ሰዎች ልደት ሰርተፊኬቴ ላይ ያለውን ስም የሚያውቁ ሰዎች ሌሎቹ በቅጽል ስሜ ሲጠሩኝ ግራ ይገባቸዋል። እኔ ግን ቅጽል ስሜን እወደዋለሁ ምክንያቱም ልጅነቴን ያስታውሰኛል። እኛ ቤተሰብ ውስጥ ሁላችንም ቅጽል ስም አለን። እንዲሁም ደግሞ ስራ ቦታ ወይም ደግሞ ኮሌጅ በምማር ሰዓትም ዝምተኛዋ የሚል ስም ቅጽል ስም ወጥቶልኝ ነበር። ይህ ደግሞ የሆነው አብዛኛውን ጊዜ ዝም ስለምልና ከሰዎች ስለማልግባባ ነው።

በመስኮት ጎን መቀመጥ እወዳለሁ ብዙ ጊዜ ረጅም ትራንስፖርት በምጠቀምበት ሰዓት እና ራቅ ወዳለ ቦታ በምጓዝ ሰዓት የህዝብ ትራንስፖርት እጠቀማለሁ ታዲያ መቀመጥ የምወደው በመስኮት አጠገብ ነው። ይህን ደግሞ ሀሳቤን ሰብስቤ እንዳስብና እንዲሁም ደግሞ የማስበው ነገር እንኳን ባይኖር ወደ ውጪ እንድመለከት ምን እየተካሄደ እንዳለ። እንዲሁም የተለያዩ የማላውቃቸው ሰፈሮች በሚሄድበት ሰዓት ስለ ሰፈሩ እንዳውቅና እንዳይ ይረዳኛል።

ገበያ ዋጋ መደራደር እችላለሁ ከዚህ ቀደም እናቴ አነስተኛ የአትክልት መሸጫ ሱቅ ስለነበራት በእረፍት ሰዓቴ እዛ ሱቅ እየሄድኩኝ አግዛት ነበረ። ታዲያ ሰዎች መጥተው እኛ ከተናገርነው ዋጋ በታች እንዲሆንላቸው ሲከራከሩ ስመለከት ስለነበር አሁን አድጌ በራሴ ገበያ ሄጄ እቃ በምገዛበት ሰዓት በተቻለኝ መጠን ተከራክሬ ዋጋ ለማስቀነስ ጥረት አደርጋለሁ። ብዙ ጊዜ ግን ኪሴን አመጣጥኜ ስለሚሄድ ወይም ደግሞ ሰዎቹ የጠሩት ዋጋ ተመጣጣኝ ካልሆነና የማይመስል መልስ ከሰጡኝ ሱቁን ጥዬ እወጣለሁ። ነገር ግን የምፈልገው እቃ ከሆነና በተለይ ደግሞ ልብስ ከሆነ መግዛት ካለብኝ በተቻለኝ መጠን ኪሴ ውስጥ ከያዝኩት ገንዘብ እኩል እስኪደርስ ድረስ በተቻለ መጠን እከራከራለሁ። በዚህም ደግሞ የተወሰነ ገንዘብ ማስቀነስ እችላለሁ። ታዲያ ሰዎችም ሲከራከሩ ከእኔ ጋር አብረው ከሄዱ የተወሰነ እረዳቸዋለሁ።

የተበላሸ ነገር ማስተካከል እችላለሁ። ለምሳሌ ቀለል ያሉ ነገሮች ከሆኑና በተለይ ለቤት ውስጥ የምትጠቀማቸው ከሆኑ የሌሎች ሰዎችን እርዳታ ሳልጠይቅ ወይም ደግሞ ዩቲዩብ ላይ ስለዛ ችግር በመጻፍና ከሚመጡ ትምህርቶች በመከታተል በተቻለኝ መጠን ለማስተካከል እሞክራለ፤ ለምሳሌ አሁን የምጠቀምበት ኮምፒውተር የተወሰኑ ነገሮች አልሰራም ቢሉኝና መጠቀም የማልችልበት ደረጃ በምደርስበት ሰዓት በተቻለኝ መጠን ከዩቲዩብ ወይም ደግሞ ሌሎች ማኑዋሎችን በማገላበጥ እዛ ላይ የተቀመጡትን መመሪያዎች በመከተል ቅደም ተከተሉን ጠብቄ በተቻለኝ አቅም ለማስተካከል እሞክራለሁ። ከዚህ በተጨማሪ ደግሞ ቤት ውስጥ አንዳንድ ቁሳቁሶች በሚበላሹብኝ ጊዜ ለምሳሌ እንደ ስቶፍ ወይም ደግሞ አምፖል መስመሩ በሚበላሽ ጊዜ በጥንቃቄ ለማስተካከል እሞክራለሁ፤። ከአቅሜ በላይ የሆነና በእኔ የማይፈቱ ችግሮች ከሆኑ ግን እሱንም ወደ ባለሙያ ወስጄ ችግሩን በማስረዳት መቼ እንደተፈጸመ በመንገር እንዲስተካከል አደርጋለሁ፤።

በስራ ምንም አይነት ጥሪ አላደርግም የኔ የስራ ባህሪዬ ከጥሪ ጋር የተገናኘ አይደለም። በእጄ እና በኮምፒውተር በመታዘዝ የምሰራቸው ስራዎች ስለሆኑ ጥሪ አላደርግም። ይህንን ስራ የሚሰሩ ሌሎች ክፍሎች ስላሉ ያንን ስራ እንዲሰሩ ለእነሱ አስተላልፋለሁ። እነዚህን ጥሪዎችም የምናደርገው በተለይ ደግሞ ከስራ ቅጥር ሁኔታ ጋር እንዲሁም የተለያዩ ጉዳዮች በሚኖሩ ጊዜ ባለሙያዎች ወይም ባለጉዳዮች ተጠርተው ወደ ስራው ወይም ደግሞ ወደ ተፈለጉበት ነገር እንዲመጡ ለማስቻል ነው። ታዲያ ይህንን ስራ የሚሰራው ራሱን የቻለ የተደራጀ ክፍል ስላለው። ከእኔ የሚጠበቀው ጥሪ የሚደረግላቸውን ሰዎች ኮንታክት እና ስም በመስጠት ቀጥታ እንዲደወልላቸውና ቀጠሮ በማስያዝ በሚመቻቸው ሰዓት እንዲመጡ ማስቻል ነው

የምወደው መክሰስ ዳቦ ነው። ታዲያ ይሄ ዳቦ በባህላዊ መንገድ የተዘጋጀ ሽልጦ ወይም ደግሞ በተለምዶ ሽሌ ይባላል። ይህ ዳቦ የሚዘጋጀው ከስንዴ ወይም ደግሞ ከፉርኖ ዱቄት ሲሆን። መክሰስ ላይ ብዙ ጊዜ ከሻይ ጋር ወይም ደግሞ ከሚጥሚጣ ጋር መብላት ያስደስተኛል። ይህንን የለመድኩት በልጅነቴ ነው። ልጅ እያለሁ ከትምህርት ቤት ስመጣ እናቴ ለመክሰስ ብዙ ጊዜ የምትሰጠን ይህንን ዳቦ ስለነበር። አሁንም ያን ዳቦ አልፎ አልፎ ገበያ ላይ በማገኝበት ሰዓት ለመክሰስ እጠቀማለሁ፤

የስልኬ ባትሪ አንድ ጊዜ ቻርጅ ከተደረገ በኋላ ቢያንስ ለአሥራ ሁለት ሰዓታት ይቆያል። ያ ማለት ደግሞ ምንም ነገር ካልተጠቀምኩበት ወይም ደግሞ ጥሪ ማስተላለፍና መቀበል ብቻ ከተጠቀምኩበት ማለት ነው። ታዲያ ሁል ጊዜ ቻርጅ አላደርገውም በተቻለ መጠን እስከ ሃያ ፐርሰንት እስኪያልቅ ድረስ እጠብቃለሁ።

ማታ ማታ የምሰማው ድምጽ ብዙ ጊዜ የውሾችን ነው። ውሾች በተለይ ማታ ላይ ረዘም ላለ ሰዓት ተሰባስበው ረጅም የሆነ ድምጽ ያወጣሉ ይጮሃሉ ታዲያ አንዳንድ ጊዜ ጸጥ በሚል ሰዓትም አንድ ውሻ ከርቀት ከጮኸ ሌሎቹ እዛ አካባቢ ያሉ ውሾች ረጅም ጊዜ ይጮሃሉ ከዚህ በተጨማሪ ደግሞ አልፎም ቢሆን የጅብ ድምጽ እሰማለሁ እሱም ከርቀት ነው ምክንያቱም የምኖርበት አካባቢ ከእኔ በተወሰነ ርቀት ላይ ጫካ ይገኛል። ታዲያ ጅቦች እዛ ጫካ ውስጥ ስለሚኖሩ ድምፃቸው ሲጮሁ ይሰማል። የጅቦቹን ድምጽ ተከትሎ ውሾቹ በዛው ልክ በጣም በጩኸት ሰፈሩን ያናውጡታል። ታዲያ እኔ ልተኛ ስል ወይም ደግሞ ወደ መኝታ ቤቴ ገብቼ አልጋ ላይ በምሆን ሰዓት እነዚህን ድምጾች እሰማለሁ።

የምኖርበት ቤት ውስጥ የተለያዩ የቤት እቃዎችን እጠቀማለሁ። ለምሳሌ ማብሰያ ክፍሌ ውስጥ ለምግብ ማብሰያነት የምጠቀማቸው እቃዎች ሲኖሩ ከዚህ በተጨማሪ ደግሞ እቃዎችን የማጥብበት በተጨማሪም ውሃ የማስቀምጥበት የተለያዩ እቃዎችን እጠቀማለሁ ለምሳሌ ለማብሰያነት ከምጠቀማቸው እቃዎች መካከል ብረትድስት መጥበሻ ሳህን ሹካ ማማሲያ የመሳሰሉት ናቸው። እንዲሁም ደግሞ በሳሎኔ ውስጥ ወይም ደግሞ የእንግዳ ማረፊያ ክፍሌ ውስጥ ሶፋ ቴሌቪዥን እና የግድጊዳ ማስጌጫ ስዕሎች አሉኝ። መኝታ ቤቴ ውስጥ ደግሞ አልጋ ፍራሽ አንሶላ ብርድ ልብስ ኮንፈርት ቁም ሳጥን የልብስ መደርደሪያ ኮመዲኖ እንዲሁም ደግሞ አነስተኛ የልብስ ማስቀመጫ ሻንጣዎችና የጫማ መደርደሪያ አለኝ።

የመንገዴን ስም አውቃለሁ ከመኖሪያው ቦታዬ ወደተለያዩ አካባቢዎች ሲሄድ የምጠቀምበት መንገድ ተፈሪ መኮንን ወይንም መስፍን ሀረር መንገድ ይባላል። በአሁን ሰዓት ግን የተለያዩ ስያሜዎች እየተሰጡት እንዲሁም ደግሞ ቁጥርም አብሮ ይያያዝለታል። አዲስ አበባ ውስጥ የተለያዩ የመንገድ ስያሜዎች ሲኖሩ አብዛኞቹ በሰዎች ስም ማለትም ደግሞ ከዚህ በፊት የተለያዩ ስራዎችን ሰርተው ያለፉ ሰዎች እንደ አርበኛ እሯጭ የሀገር መሪ እንዲሁም ወታደር ይገኙበታል። ከዚህ በተጨማሪ ደግሞ አዲስ አበባ የአፍሪካ ህብረት መቀመጫ እንደመሆኗ መጠን አንዳንድ መንገዶች በአፍሪካ ሀገራትም የተመዘገቡ አሉ። ስለዚህ ለምሳሌ ቡርኪና ፋሶ መንገድ ሲባል አንድ ሰው ከየት ወዴት እንደሚሄድ ያውቃል ማለት ነው። እኔ የምኖርበት አካባቢም በዚሁ ይጠራል።

ቀርቀካ በአካባቢዬ አያድግም ነገር ግን ለስራ ጉዳይ ወደ ሌሎች አካባቢዎች በምጓዝበት ጊዜ ቀርቀሃ ያደገበትን ቦታ መመልከት እችላለሁ። ከዚህ በፊት እንደሰማሁት ከሆነ ቀርካሃ ለብዙ ነገር እንደሚጠቅም ከምግብነት አንስቶ ለተለያዩ ነገሮች ጥቅም ላይ እንደሚውል ተረድቻለሁ። እንዲሁም አንድ መስሪያ ቤት ቀርካሃን በብዛት በገጠር አካባቢ ላይ በመትከል እዛ አካባቢ የሚኖሩ ሰዎች ከቀርካኸው ተጠቃሚ እንዲሆኑ ለማድረግ ሲያስብ እንደነበር አስታውሳለሁ። እኔ ቀርካህን የማውቀው ወንበር ጠረጴዛ የመጽሐፍት መደርደሪያና ሌሎች የቤት ውስጥ ቁሳቁሶች ተሰርቶበት ጥቅም ላይ ሲውል ነው።

ከጎረቤቶቼ ጋር ጥሩ የሚባል ግንኙነት አለኝ። እኛ በምንኖርበት አካባቢ ላይ በተለይ የቡና ስርዓት በሚኖር ሰዓት ጎረቤቶች ተሰብስበው አንድ ሰው ቤት የተፈላውን ቡና አብረው ይጠጣሉ። ከዚህ በተጨማሪ ደግሞ እዛ ሰው ቤት ወይም ደግሞ እዛ አካባቢ የሚኖሩ ሰዎች አንዳቸው ጋር ሀዘን ወይም ደስታ በሚኖርበት ጊዜ ከእለቱ ወይም ከዋዜማው አስቀድመው እዛ ሰው ቤት በመገናኘት የተለያዩ ስራዎችን ያግዛሉ። ይህም ደግሞ ምግብ ማብሰር ቤት ማስተካከል እና ሌሎች የሚሰሩ ስራዎችን በጋራ ማከናወንን ይጨምራል። ታዲያ እኔም ከጎረቤቶቼ ጋር በደስታም ሆነ በሀዘን ጥሩ የሚባል ግንኙነት አለኝ

የስራ ምግባር አከብራለሁ ከሰአት ማክበር አንስቶ ስራን በሰአቱ መጨረስ እንዲሁም ደግሞ አለቃንና አብረውኝ የሚሰሩ ሰዎችን ከማክበር ይጀምራል ታዲያ በዋነኛነት የስራ ምግባር የማከብረው ሰዓትን ነው። ጠዋት ወደ ስራዬ ስመጣ ሁለት ሰዓት ተኩል ስራ ገበታዬ ላይ የምገኝ ሲሆን። ምሳ ሰዓት ላይ ስድስት ሰዓት ተኩል ለምሳ እረፍት እወጣለሁ። ከዚያም ምሳዬን ከበላሁና ሌሎች ትኩስ ነገሮችን ማለትም እንደ ሻይና ቡና የመሳሰሉትን ከተጠቀምኩኝ በኋላ ሰባት ሰዓት ላይ ወደ ስራዬ እመለሳለሁ። ማታ ደግሞ ስራዬን አጠናቅቄ የምወጣው አስራ አንድ ሰዓት ተኩል ላይ ነው። ከዚህ በተጨማሪ ደግሞ አለቃ ወይም ደግሞ አብረውኝ የሚሰሩ ሰዎችን በስራ በምንገናኝበት ሰዓት አክብሮቴን እገልጽላቸዋለሁ። በሰላምታም ይሁን ትዕዛዞችን በሰአቱ በመፈጸም ማለት ነው።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

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር አናግራለሁ። እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች። አባቴም መልስ ይሰጣል። እህቶቼ ደስታቸውን ይጋሩናል እናቃንሳለን ስለአዲስ ነገሮች እንነጋገራለን። የቤት ወሬዎችን እሰማለሁ። አንዳንድ ጊዜ ይናፈቀኛል። ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

የእንቅልፍ ልምዴ ጥሩ አይደለም ብዙውን ጊዜ ዘግይቼ እተኛለሁ። ፊልም እመለከታለሁ ወይም አነባለሁ ከዚያ ለመነሳት ከባድ ይሆናል። ማለዳ ላይ በጣም እደክማለሁ። ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ። ግን እኔ ስድስት ያህል እተኛለሁ። በቂ አይደለም ስልኬም ባታም በፊት ማስቀመጥ አለብኝ። የእንቅልፍል ጤንነት አስፈላጊ ነው። ይህን መለወጥ እፈልጋለሁ። በእረፍት የተሻለ እሰራለሁ

ዛሬ የስልጠና ክፍለ ጊዜ አለ። አዲስ ሶፍትዌር መማር አለብን። አሰልጣኙ እያስረዳ ይሆናል። በትኩረት ማዳመጥ አለብኝ። ማስታወሻ እጽፋለሁ። በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ። ባልደረቦቼም እንዲሁ እየተማሩ ናቸው። እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን፤። ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ ያለ ማቋረጥ ይለወጣል፤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

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን። አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳለን የስልጠና ቁሳቁሶችን ይሰጡናል ይህ አዲስ ክህሎት ለስራ ያግዛል የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን ቴክኖሎጂ ያለ ማቋረጥ ይለወጣል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

የንግድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ሰዎችን መጠቁም እድል ነው። በመጀመሪያ ትንሽ ፈራው ግን ወደ አንድ ቡድን ቀረብኩ። ራሴን አስተዋውቄያለሁ ስለ ስራዬ ተናግሬያለሁ ሌሎችም ስለእነሱ ነግረውኛል የንግድ ካርዶችን ተለዋወጥን። የሚገርም የሙያ አጋጣሚዎች ሰማሁ አንዳንዶች ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው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

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራጮች አሉ። የተለያዩ ድህረ ገጾችን እመለከታለሁ ዋጋቸውን አነጻጽራለሁ የደንበኞች ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜ ውጤቱ እንደቢጠበቀው አይሆንም መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።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

ልብስ የማጥብበት ቀን ሁሌ ረቡዕ ነው። ቆሻሻ ልብሶችን እሰበስባለሁ በቀለም እለያያለሁ ነጭና ቀለማት የተለያዩ ናቸው። በማሽን አጥቤ እያሙኛኛለሁ። መሽኘት መረጃ አስፈላጊ ነው። ደረቅ ሳይሆኑ በገመድ ላይ እሰቅላለሁ ፀሀይ ያደርቃቸዋል። ሽቷቸው ደስ የሚል ነው ከደረቁ በኋላ እቀብላለሁ። አንዳንድ ልብሶች እለብዳባለሁ። ንጹህ ልብስ መልካም ስሜት ይሰጣል። ይህ የሳምንት ተግባር ነው። ሁሌም መደረግ አለበት።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

በዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶችን እንገዛለን። ጽጌሬዳና እንጀራ እናዘጋጃለን። ቤቱን እናጸዳለን። አባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኛኛሉ። ልጆች በጣም ይደሰታሉ። ሁላችንም አብረን እንበላለን። አገሬ ዘፈኖችን እንዘፍናለን። የቤተክርስቲያን ደወል ይሰማል። ሁሉም ሰው በረከት ይለዋወጣል ይህ የባህል ጊዜ ነው። በዓላት ህይወትን ይሞላሉ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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ ወዳጆች ምን እንዳደረጉ እያየሁ ነው። መልእክቶችን እመልሳለሁ ሰዓታት ያልፋሉ። ይህ ጤናማ አይደለም ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም የአካል ብቃት እንቅስቃሴ። ግን ስልኬ ያስገርፈኛል። አስተያየቶችን ማንበብ እወዳለሁ። ቪዲዮዎችን እመለከታለሁ። የስክሪን ጊዜዬን መቀነስ አለብኝ ተጠቃሚ መሆን ይቻላል። ጊዜን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው ግን ቁጥጥር ያስፈልጋል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

ጨው ብዙ አልወድም ነገር ግን የምሰራው ምግብ ላይ መጠነኛ የሆነ ጨው እጠቀማለሁ፤ ይህም ደግሞ ምግቡን ያጣፍጥልኛል ጨው የሌለበት ምግብ መመገብ አልችልም አንዳንድ ሰው ጨው ሙሉ ለሙሉ አይጠቀምም እኔ በመጠኑ እጠቀማለሁ ጨው ግን ሲበዛ አልወድም ምክንያቱም ጨጓራ ያሳምማል ሌላም የጤና እክል ያስከትላል ስለዚህ ብዙ ጨው አልጠቀምም፤ ሳበስል ግን መጠነኛ ጨው ምግቤ ላይ አካትታለሁ።

መስኮቴን ሙቀት በሚሆንበት ሰዓት ክፍት እተዋለሁ ይህም ደግሞ ንጹህ አየርና ቀዝቀዝ ያለ አየር ወደ ክፍል ውስጥ እንዲገባ ይረዳኛል። በዚህም ደግሞ አየሩ የተስተካከለና ጤናማ እንቅልፍ እንድተኛ ያግዘኛል። ከዚህ በተጨማሪ ደግሞ ምግብ እዛ ክፍል ውስጥ ከተበላ በኋላ መስኮቱን ክፍት አደርገዋለሁ። በዚህም የምግቡ ሽታ ከቤት ውስጥ እንዲወጣና ቤቱ ጥሩ አየር ነፋሻማና ንጹህ የሆነ አካባቢን እንድፈጥር ያስችለኛል። ሰዎችም መስኮት በሚከፈትበት ሰዓት ደስታቸውን ይገልጻሉ።

ገመድ መጠቀም አውቃለሁ ገመድ የምጠቀመው ከድህረ ገጽ ላይ የተለያዩ መረጃዎችን ለመሰብሰብና እንዲሁም ደግሞ ትምህርቶችን ለመከታተል ነው። ታዲያ ገመድ በምጠቀም ሰዓት ላይ በቀላሉ የምፈልገውን መረጃ ማግኘት ስለሚያስችለኝ ያለምንም ችግር የፈለኩትን ነገር ገመድን በመጠቀም ማግኘት እችላለሁ። ይህንንም የማደርገው በስልኬ ወይንም ሌሎች ቁሳቁሶችን በመጠቀም ነው። ታዲያ ምንም ርቀት ሳልሄድ የፈለኩትን አገኛለሁ

ድንጋይ ስብስብ አደርጋለሁ ምክንያቱም እኔ የተማርኩት ሙያ ጂኦሎጂ ሲሆን ይህም ደግሞ ከድንጋይ ጋር ብዙ ትስስር አለው። ስለዚህ ብዙ ጊዜ ድንጋይ እሰበስባለሁ ከእነዚህም ውስጥ የተለያዩ ስም ያላቸው እንዲሁም ደግሞ ለተለያየ ነገር የሚያገለግሉ ድንጋዮችን ሲሆን ከዚህ በተጨማሪ ደግሞ የከበሩና ውበት ያላቸው ለጌጣጌጥነት የሚውሉ ድንጋዮችንም እሰበስባለሁ

የመጠጥ ውሃን የማገኘው ከቧንቧ ወይም ደግሞ ከታሸጉ ውሃዎች ነው ብዙ ጊዜ ለምግብ ማብሰያነት የምጠቀመው የተሸጉና ወይም ደግሞ ከባምቧ የሚመጡ ውሃዎችን ነው። ይህም ደግሞ ንፁህና ምግቤ ላይ ወይም ደግሞ ጤናዬ ላይ ችግር የማይፈጥሩ ስለሆኑ ናቸው። የመጠጥ ውሃ የምትጠቀመው የታሸገውን ነው ምክንያቱም ንጽህናው አስተማማኝ ስለሆነ ለልጆችም ሆነ ለትላልቅ ሰዎች ጤና ላይ ጉዳት ስለማያስከትል ነው።

ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ ይህ ደግሞ የሚጠቅመኝ የምገዛቸውን እቃዎች እንዳልረሳና የሄድኩበትን አላማ ሳላሳካ እንዳልመለስ ነው። አንዳንድ ጊዜ ዝርዝሮቹን ሳልጽፍ ከወጣሁ ብዙ ጊዜ የምገዛው ነገር እዛ ስደርስ ስለሚጠፋብኝ ያሰብኩትን ሳይሆን ያላሰብኩትን እንድገዛ ያደርገኛል። ስለዚህ ወደ ሱቅ ከመሄዴ በፊት ዝርዝር እጽፋለሁ። ለምሳሌ አትክልቶችን የምገዛበት ቀን ላይ የሚያስፈልጉኝንና ቤት ውስጥ ያለቁትን ዝርዝሮች አስቀድሜ በመመልከት የትኛው መገዛት እንዳለበት በዝርዝር ጽፌ አዘጋጃለሁ

እድለኛ ነገር አለኝ አንዳንድ ጊዜ ሰዎች ጨዋታዎችን በሚጫወቱበት ሰዓትና ስጦታዎች በሚሰጥ ሰዓት እኔ እዛ ጨዋታ ውስጥ ካለው እድለኛ ሆኜ ያንን ሽልማት አሸንፌያለሁ። ይህንንም ብዙ ጊዜ ተደጋጋሚ አሸንፌያለሁ ከጓደኞቼም ጋር የተለያዩ ስጦታዎችን ተቀብዬ አውቃለሁ። በጨዋታው መሀከልም ደስታና ፈንጠዝያ ይሆናል

መብረቅ እፈራለሁ በተለይ ማታ ተኝቼ ከሆነና መብረቁ ድምፁ ከፍተኛ ከሆነ እፈራለሁ። ከመብረቁ በተጨማሪ የሚያወጣውንም መብራት እፈራለሁ። ከዛ ቀጥሎ ሀይለኛ ዝናብ በሚኖርበት ጊዜ ቤት ውስጥ ድምፁ ያስፈራኛል ግን ከተኛሁ እና እንቅልፍ ከወሰደኝ ምንም አይመስለኝም መብረቁ ግን በሚጮህበት ሰዓት ከእንቅልፌ ልነቃ እችላለሁ

በስራ ቦታ ጓደኛ የለኝም ነገር ግን አብረውኝ የሚሰሩ ባልደረቦቼ ብዙ ጊዜ ጊዜያቸውን ከእኔ ጋር ስለሚያሳልፉ። ጥልቅ ግንኙነትን ባይኖረን ለተወሰነ ሰዓት አብረን እንሆናለን። ይህም ደግሞ ምሳ አብረን እንበላለን ሻይ አብረን እንጠጣለን ቡና አብረን እንጠጣለን። ከሱቅ የሚገዙ እቃዎችን አብረን እንገዛለን ስለዚህ እንደ ጓደኛ እቆጥራችኋለሁ

አሁን በምሰራበት የስራ ቦታ ምንም አይነት ጥቅማ ጥቅሞችን አላገኘም ማለትም ከደሞዝ ውጪ ማለት ነው። ይህ የሆነበት ምክንያት ደግሞ ከፍተኛ ባለሙያና የስራ ሀላፊዎች እኩል ጥቅማ ጥቅም አያገኙም። ባለሙያዎች የሚያገኙት ደሞዝ አነስተኛ ሲሆን ሀላፊዎች ግን ጥቅማ ጥቅም ይጨመርላቸዋል። ከዚህ በተጨማሪ ደግሞ ሌሎች ማካካሻ ክፍያዎች ይኖራሉ

የጎረቤቶቼን ድምጽ እሰማለሁ በተለይ ቀን ላይ ጎረቤቶቼ ቤታቸው እንግዳ ከመጣና ጮክ ያለ ጭውውት በሚይዙበት ሰዓት ድምፃቸው ጎልቶ ይሰማኛል። ከዚህ በተጨማሪ ደግሞ ልጆች በሚጫወቱ ሰዓትም ድምፃቸው ቅርብ መስሎ በደንብ ይሰማል። ከዛ ውጪ በተለይ ማታ ላይ ግን ምንም አይነት ድምጽ አይሰማም

የቴክኖሎጂ ችግር ሲያጋጥመኝ በተቻለ መጠን ራሴ ችግሩን ለመፍታት እሞክራለሁ ይህንንም ደግሞ ከድህረ ገጽ የሚገኙ መፍትሄዎችን በመፈለግና በራሴ እነዛን መፍትሄዎች በመተግበር ነው። ነገር ግን ከአቅሜ በላይ ከሆነና እኔ መፍታት የማልችለው ጉዳይ በሚሆንበት ሰዓት ችግሩን ለሚመለከተው አካሎች በመደወል ወይም ደግሞ በአካል ሄጄ በማናገር ችግሩ እንዲፈታልኝ አደርጋለሁ

የስራ ምኞቶቼ አሁን ከምሰራበት ቦታ ወደተሻለ እድገት ወዳለው ቦታ መቀየርና ሀገሬንም ራሴንም እንዲሁም ደግሞ ቤተሰቤን ማገልገል ነው። ይህንንም ለማድረግ ራሴን በትምህርት ብቁ ማድረግ እንዲሁም ደግሞ ከተለያዩ ሰዎች ጋር ትምህርትና ሌሎች ስልጠናዎችን አብሬ በመውሰድ ነው። ለዚህ ደግሞ አምሮዬን ብሩህና ክፍት አድርጌ እጠብቃለሁ

በመኝታ ሰዓት አንድ ትራስ ብቻ እጠቀማለሁ እሱም ለስለስ ያለና በምታኛበት ሰዓት ለጭንቅላቴ ምቾትን የሚሰጠኝ ነው። ነገር ግን አንዳንድ ጊዜ በማነብበት ሰዓት ወይም ደግሞ ሌሎች ስራዎችን በምሰራበት ሰዓት ከፍ ብዬ ለመቀመጥ እንዲመቸኝ ሁለት ትራስ እጠቀማለሁ ያንንም የማደርገው የምሰራው ስራ ካለ ወይም ደግሞ መጽሐፍ የማነብ ከሆነ ቀና ለማለትና ወደኋላ ላለመንሸራተት ነው።

የቅርብ ጓደኛዬ በጣም የምወዳትና እንደ እህቴ የምመለከታት ናት። ከልጅነት ጀምሮ አብረን ያደግን ሲሆን ከዛም በኋላ በተለያዩ የህይወት አጋጣሚዎች ለአጭር ጊዜ ተለያይተን ነበረ። ከዛም ከትንሽ ጊዜ በኋላ በተለያየ የስራ አጋጣሚ ሌላ ቦታ ተገናኘን። አሁን ጥሩ ጓደኛሞችና ቤተሰቦች ሆነናል

እኔ ልዩ ችሎታዬ መዝፈን ነው በስራ ሰዓት ማለትም እረፍት በምሆን ሰዓት ከስራ ሰዓት ውጪ መዝፈን እወዳለሁ እሱንም የማደርገው የተለያዩ ሰዎችን ዘፈን ድጋሚ በራሴ መልክና ስልት አድርጌ በመዝፈን ነው። ከዚህ በተጨማሪ ደግሞ ልዩ ችሎታዬ ምግብ ማብሰል ነው። ጣፋጭና በአይነታቸው ለየት ያሉ ምግቦችን በመስራት ቤተሰቤንና ራሴን እንዲሁም ጓደኞቼን እመግባለሁ

እኔ ብዙ ጊዜ በብዙ ህዝብ መካከል መሆን ምቾትን አይሰጠኝም ምክንያቱም ከእነዛ ሰዎች ጋር አንዳንድ ጊዜ በሀሳብ ስለማልግባባ ምቾት አይሰጠኝም። ነገር ግን እንደዛም ሆኖ ግን ግዴታ መኖር ካለብኝም ብዙ ጊዜ ዝም በማለት ወይም ደግሞ ባለመነጋገር ጊዜውን አሳልፋለሁ። አንዳንድ ጊዜ ግን ጨዋታው የተመቸኝ ከሆነ ወይም ከተግባባው ጥሩ ተጫዋች ሆኜ ሀሳቦችን ለእነሱ አቀርባለሁ

የትርፍ ጊዜ ማሳለፊያዎቼ ሙዚቃ ማዳመጥ መጽሐፍ ማንበብ እንዲሁም ደግሞ የቆዩና ዘመን ያለፈባቸውን ፊልሞችን መመልከት ነው። በዋነኛነት ግን የትርፍ ጊዜን የማሳልፈው መጽሐፍን በማንበብ ነው። ብዙ ጊዜ የማነበው መጽሐፍ የልብ ወለድን ነው። እሱም ደግሞ ከታዋቂ ደራሲዎች እንዲሁም ደግሞ ከአዳዲስ ደራሲዎች የተጻፉ መጽሐፎችን በመግዛትና በማጠራቀም አነባለሁ

ፍየል አይቼ አውቃለሁ እኛ አካባቢ የበግና የፍየል መሸጫ ገበያ ቦታዎች ስላሉ ብዙ ጊዜ በዛ በኩል ሳልፍ ፍየሎችን እመለከታለሁ ከዚህ በተጨማሪ ደግሞ በሬዎችም የሚሸጡበት ቦታ አለ ፍየሎቹ ለእርድ የሚዘጋጁ ሲሆን በተለያዩ ሱቆች ላይ እንዲሁም አንዳንድ ሰዎች ቤታቸው ወስዶ ለአመት ባል ለተለያዩ ዝግጅቶች አርደው ስጋቸውን ይጠቀማሉ። እንዲሁም ፍየል ቲናንሽ ግልገሎችንም ወልዳ ከእነሱ ጋር ስትጫወትና ቅጠል እየበጠሰች ስትበላ ተመልክቻለሁ

ዛሬ የመጀመሪያ ምግቤ እሩዝ ነበረ እሩዝን ከሌሎች የስንዴ ምግቦች በተለየ እወደዋለሁ። ለኔ ቀለል ያለና ደስ ብሎኝ የምመገበው የምግብ አይነት ሲሆን በቀላሉም በሰውነቴ ውስጥ ይፈጫል። ዛሬ ጠዋትም የተመገብኩት ሩዝን ነው፤። ከዚህ በተጨማሪ ደግሞ ከሩዙ ጋር ከስንዴ የተዘጋጀ ዳቦ አብሬ አቅርቤያለሁ። ሻይም ደግሞ ጠጥቻለሁ ሻዩ የተዘጋጀው ከተፈጨ ዝንጅብል ነው፤

በቀን ውስጥ ሁለት ሊትር ውሃ እጠጣለሁ። ጠዋት ከእንቅልፌ እንደተነሳው አንድ ብርጭቆ ውሃ እጠጣለሁ ከዚያም ወደ ስራ ከሄድኩ በኋላ ልክ የስራ ቦታዬ ላይ ስቀመጥ አንድ ብርጭቆ ውሃ እጠጣለሁ ከዛ በተጨማሪ ደግሞ በየሁለት ሰዓቱ ልዩነት አንድ አንድ ብርጭቆ ውሃ እጠጣለሁ። በአጠቃላይ በቀን ውስጥ ሁለት ሊትር የሚሆን ውሃ እጠጣለሁ ይህም ለጤናዬና ለሰውነቴ ጠቅሞኛል

የስራ ቦታዬ ደህንነት እጅግ አስተማማኝና ምቹ የሚባል ነው። ከደጅ ጀምሮ ጥበቃና የመጠባበቂያ ካሜራዎች በየቦታው የተሰቀሉ ስለሆነ ሰዎች በቀላሉ መግባትና መውጣት ይችላሉ። ያም ደግሞ ከደህንነት አንፃር ምንም ስጋት የሌለበት ነው፤። በምሰራበት ቢሮ ውስጥም ቢሆን ምንም አይነት የደህንነት ችግር ያለበት ቦታ አይደለም። ስለዚህ ሰው ሀሳቡን ሰብስቦ መስራት ይችላል ማለት ነው፤።

ጾም እጾማለሁ በተለይ ደግሞ የፋሲካ ጾምን እጾማለሁ ታዲያ በእነዚህ የጾም ጊዜያቶች ወቅት ምንም አይነት ምግብ ጾም ያላቸው ማለትም እንደ ወተት ስጋ እንቁላልና የመሳሰሉትን አልጠቀምም። ከዛ ውጪ ግን ራሴን በጸሎትና የተለያዩ በጎ ምግባሮችን በማድረግ አሳልፋለሁ። ጾምን በምንጾንበት ሰዓት ጤናችን የተስተካከለና ከአምላክ ጋር የሚኖረን ቁርኝትም ጥሩ ይሆናል

የወተት ተዋጽኦ እወዳለሁ በተለይ ደግሞ እርጎ በጣም እወዳለሁ ከወተት ይልቅ እርጎ እወዳለሁ ከዚህ በተጨማሪ አይብ እንዲሁም ደግሞ ቅቤ እመገባለሁ። ዳቦ ብዙ ጊዜ በቂቤ ወይም ደግሞ በእርጎ አድርጌ እመገባለሁ። ሽሮ ወጥንም ከአይብና ከእርጎ ጋር መመገብ ያስደስተኛል። ቤተሰቦቼ የወተት ተዋጾዎችን መጠቀም አብዝተው ይወዳሉ።

ኢሜል እጠቀማለሁ አሁን በምሰራበት የስራ ቦታ የተለያዩ መረጃዎችን ለመላላክ እንዲሁም ደግሞ ከድረ ገጽ ላይ አንዳንድ ነገሮችን ለማግኘት ወይም ሰዎችን መረጃ ለመጠየቅ ስፈልግ ኢሜል እጠቀማለሁ። ይህንን ተግባር ኮሌጅ በነበርኩ ሰዓትም እተገብረው ነበር። ምክንያቱም በቀላሉ የፈለኩትን መረጃ ወይም ደግሞ መልእክት ለምፈልገው ሰው ለመላክ ያስችለኛል። ያ ሰውም የምፈልገውን መረጃ በኢሜል ሲመልስልኝ ዳታው እዛ ላይ ይቀመጣል

የድሮ ፎቶዎቼን እይዛለሁ በተለይ የልጅነት ፎቶዎቼን አሰባስቤ እይዛለሁ ስመለከታቸው ደስታን ይሰጡኛል። በትዝታ ወደኋላ እንዳስብና ጥሩ ጊዜን እንዳስታውስ ያግዙኛል የሌሎች ሰዎችንም የድሮ ፎቶዎችን እይዛለሁ ምክንያቱም እነሱም የነበሩበትንና አሁን ያሉበትን ሁኔታ እንዲያስታውሱና ያሳለፍናቸውን ጊዜ በማውራት እንስቃለን ማለት ነው።